እሺ ጨው ብዙ ትወዳለህ ይላል። ያው ጨው ብዙ አልወድም። ማለት አልወድም ማለት። በመጠነኛው እፈልጋለሁ ማናቸውም እንትን ላይ ሲጨመር። ግን በብዛት በጣም ሲበዛ አልወድም። ከማክሲመም ካለፈበት ምንገድ ማለት ነው። ግን መጠነኛ በሆነበት አበባ እወዳለሁ። ለምሳሌ የሆነ ቡና ይፈላላ ቡና ተፈልቶ ከዛ ጨው ይጨመርበታል። እና ጨው ሲጨምር መካከለኛ የሆነ ጣዕምና እንዲሰጠው። ለዛ ባለው መጥበስ ሲሆን ለኔ ደስ ይለኛል እጠቀማለው። እወዳለሁ በዛ መልኩ ሲሆን ግን ከገደቡ በላይ ከመታስበው መጠን በላይ ከበዛ ግን አልወድም። የላም እንደዚሁ ለምሳሌ አሁን አብዛኛው ላይ ወጥ ላይ አሁን ወጥ ሲሰራ ጨው ሳይደረግ ከተሰራ ከተበለጠ አምኖ ምንም አይታወቅም። ምንም በቃ ምን ወጥ ይሁን ምን አይታወቅም ግን ጨው አለ በሚመጥነው ደረጃ መጠን ተደርጎ ከተደረገ ግን ጥፍጥናው ጥፍጥና አይደለም። ጨው ምግብን ሚያጣፍጠው ጨው ስለሆነ ማለት ነው። እና ጨው በመጠኑ በጣም ጥሩ ነው አስፈላጊ ነው። ደስ ይላል እወዳለሁ ከመጠን በላይ ሲሆን ግን ያው አልወድም። ይሄ የኔ ሁሉም የኔ ብቻ ሳይሆን የሁሉም ይሆናል ብዬ የማስበው ነገር ነው ማለት ነው። ጨው በጣም አስፈላጊና ጥሩ ንጥረ ነገር ነው። ንጥረ ነገር ምግብ ነው። እንግዲህ ወጥን ምን ያጣፍጠዋል ይባላል። በእኛ አባባል እኛ አካባቢ አባባል ወጥን ምን ያጣፍጠዋል ሲሉ ጨው ነው ይላሉ። እና ጨው ወሳኝና ጥሩ አስፈላጊ ነገር ነው። ምክንያቱም አንድ ነገር ሲሰራ አንድ ማቴሪያል ከጎደለች ያ ስራ ውጤታማ ወይም ጥሩ አይሆንም። ማለትና የተለያየ ነገር አሁን ለምሳሌ ወጥ ተሰርቶ ሁለመነው በጣም አስፈላጊ ሁሉንም ተደርገው ጨው የምትባለዋ ነገር ካልተጨመረች ወጥነቷ ይጠፋል ማለት ነው ይሄ ጥፍትነው ይጠፋል ማለት ነው። ስለዚህ ጨው በጣም ጥሩ የምግብ አስተዋጽኦና ጥሩ አስፈላጊ ነገር ነው። እና ጨው በጣም አሪፍ ነው። እወዳለሁ ጨው ብዙ ነገር ይጠቅማል በጣም ለብዙ ነገሮች። ለምግብነት ለተለያዩ ሂዎትን አድርቆም ለመጠቀም ስንበጨው እና የሚጠቅም እና ጨው ጣፋጭ ነገር ነው ማይጣፍጥም ነገር ነው ምግብንም ምግብነት እንዲሆንም የሚረዳ ትልቅ ነገር ነው ማለት ነው። እና ጨው ደረጃውን ጠብቆ ሲሆን እወዳለሁ ደስ ይለኛል ማለት ነው። ሁሉም ላይም ተግባራዊ የሚሆን ነገር ስለሆነ ጨው አስፈላጊ ነው ማለት ነው። ማንናቸውም ቦታ ላይ ቡና ላይ ሊሆን ይችላል። ምግብ ላይ ሲሰራ ሊሆን ይችላል። ለከብቶች ቢሆን ለከብተ ገጠር ላይ ለምሳሌ እንደዚህ ከብቶች እንዲበሉልን ትንሽ ጨው ጣል እናደርግበታለን የሆነ ወይም እንደዚህ የሚጠጡት ነገር ከሆነ አተላ ምናምን እንደዚህ ከሆነ። በጥበጥ እናደርግና ያንን ከዛ ዝም ብሎ እንደዚህ ለከፍ ለከፍ ሲያደርጉት አይ በቃ እንዴ በደንብ እንዲጠጡ ምናምን ስንፈልግ ከዛ ያን አምተን ጨው ስንጨምርበት። በደንብ ይጠጣሉ በደንብ ሆዳቸው ጥግብ እስኪል ድረስ ነው የሚወጡ እና። ብቻ ጠቀሜታ ቀለል አይደለም እንደዚሁ ደግሞ ሲል ይሱታል እንደዚህ ጭድ የምንለው አለ ከአውዱ ማታ በራይቶን የሚሄደው በጣም አረብ ሲል እዛ ጋር ጣል ጣል ነስነስ ነስነስ ስናደርገው ያንን ከብቶች በደንብ ይመገባሉ ማለት ነው። እና ጨው አሪፍና አስፈላጊ ንጥረ ነገር ነው ማለት ነው። እና ጨው ደስ ይላል የሚወደድም ነው። መጠነኛ ሲሆን በጣም ከሆነም አድርቆ ነው የሚጥለው። አድርቆ ሳምባን ነው ድልብን ነው አንጣጦ ሚጥለው ቀኑን ሙሉ ውሃ ስጠጣ ነው በጣም ጨው የበዛበት ቡና ከጠጣሁኝ። ወይ ምግብ ተበላሁ በቃ ብስማም ቀኑን ሙሉ እንዴት እንደምቸገረው። እና መጠነኛና ደረጃው ሲጠብቅ ጨው አስፈላጊና ጠቃሚ ነው ማለት ነው። በዚህ ነው የምመልሰው ማለት ነው።

መብራት ሲቆረጥ ምን ታደርጋለህ ይላል መብራት ሲቆረጥ የሆነ ቤት ለኛ እኔ ከሆነ ወዲያው ነው እኔ አብዛኛው የመብራት የመስራት የመቀጠል አቅሙና ችሎታው አለኝ። እና እዚሁ ላይ ነው ብሬኬ እንትኔ ቆጣሪ አለ። እሱን ቆጣሪ አጥፍተን ከዛ ወዲያውኑ ነው የምንቀጥለውና የምንሰራው ማለት ነው ሲቃጠልም ሆነ እንደዚህ የሆነ ገመድ ሲቃጠልም ሲሆን ግን ከላይ ከዋናው ከመስመሩ ከጠፋ ስራውም እኛ የምንሰራው ስራ ማብራት ግዴታ በጣም አስፈላጊ ነው። አለማብራት ለ አስር ደቂቃ ለሃያ ድቂቃ ተዘገየ በጣም አስቸጋሪ ነው ስራችን በጣም ይጓተታል። ከስተመርም ደንበኛ ይጉላላብናል። ከዛ እነዛ በሚሆንበት ሰዓት ጭንቀት ነው እኛ የምንገባው ከዛ ወደ ዋና መስመር መብራት እንደውላለን ጠብቁ ታገሱ እንደዚህ በእንደዚህ ምክንያት ነው ይላሉ። ከዛ እንደዛ ሲሉኝ አንድ ትንሽ ይጠብቃል ያው የሚስተካከል ከሆነ አሁንም ደግመን እንጠይቃቸዋለን። የሚስተካከል ከሆነ ይስተካከላል። የማይስተካከል ከሆነ አያስተካክል ምናምን እንደዚህ እንደዚህ ችግር ነው ብሎ ነገሮች ያስረዱን ወደ መፍትሄ እንሄዳለን ይሄው ሌላ አማራጭ ነው የምንጠቀመው ለምሳሌ ቤት ላይ ከሆነ እንደዚህ ምግብ ለመስራት ምናምን ከሆነ ይሄው ሌላ አማራጭ ቡድኖችን እንጠቀማለን ማለት ነው። እንጨት ልሆን ይችላል። ለ ምሳሌ መብራት ነው የምናበስልብኝ አማራጭ ስጠፋ እንጨቶችን ለኔ ማብራት ለአምፖልነት እሱንም ደግሞ ለመጠቀም ያው ሻማ ወይ ምናምን ገዝተን እንጠቀማለን ማለት ነው። መብራት ሲጠፋ አማራጮችን ነው የምንጠቀመው። መብራት ግን ያን ያክል በጣም አስፈላጊ ነህ ጠቀሜታ ያለው ነገር ነው መብራት ውሎ እንኳን አይደለም ውሎ አድሮ ካደረ ለአስር ለሃያ ደቂቃ በጣም ከባድ ነው። አሁን ሰዓት ላይ ከመብራት ጋር የተገናኙ ነገሮች ነው ሲቆረጥ እኛ የምናስተካክላችሁ አቅማችን እንትናችን የሚል ከሆነ ለእኛ እንትን ወዲያው ነው ወደ እንትን ብለን እንቀጥላለን። እዛው ቤት ላይ ምናምን ከሆነ የመስመር የምን ከሆነ ባለሙያ ይደውላል። ባለሙያ ቶሎ መጥቶ እንዲያስተካክል እናደርጋለን ያው ቶሎ ስራውን ግዴታ በመብራት የሚከናወን ስራ ስለሆነ አብዛኛውንም የምሰራው ስራ እንዲቀጠል እና ወደ ስራ እንዲመለስ እናደርጋለን። ይሄ በጣም ነው በምያስቸግርበት ሰዓት እዛው ኦፍስ ድረስ በመደወል ሰው እንዲልኩልን ና ቶሎ እንዲያስተካክሉ ሪፖርት ነው የምናደርገው ማለት ነው። ስለዚህ መብራት በሚጠፋበት ሰዓት ብዙ እንቅስቃሴዎችን የምናደርገው ብዙ ነገሮችን ጥሩንም እምንታገለው የመጨረሻ አማራጭ ከሆነ ግን ያው ለቤት ላይ የሚያስፈልጉ ነገሮችን አማራጮችን እንጠቀማለን ማለት ነው። እንደ ባትሪ ሌላ ሌላ ነገሮችን ተጠቅመን የሚያስፈልገውን ነገር እናከናውናለን ማለት ነው። ግን ያው ዲሳ ማብራት ያን ያክል። አስቸጋሪ የሚባልም አይደለም። ወዲያውኑ ቶሎ የምያስተካክሉት በፍጥነት። የሚገባህ ሰዓት ላይ ነው የማስተካከለው ለማህበረሰቡ ግን ገጠር አንዳንዴ ገጠር ላይ ግን በጣም እውነት ይከብዳል ስለመብራት ጉዳይ እውነት ሳምንት ድረስ እኮ የሚሄድበት ጊዜ አለ ሳምንት ድረስ ሶስት አራት ቀን በቃ የተለመደ አንድ ቀን የተለመደ ነው በቃ። እና ያለው ሰው እዛም ሰውም ያን ያክል ስለሄደም ብዙም የሚጫ አይጨነቅም የለመደውም ድሮም በቤት ላይ ማከናወን ስለሚችል ሁለ መናዉን ግን ያው እዚህ ጋር ግን ይሄ እነሱ የተቋሙ ራሱ ተቋሙ ልዩ ትኩረት አድርጎና ተግቶ ቢሰራ ደስ ይላል በቃ ሁሉም ወደ መብራት ስራዎች ቢገባ ብዙ ወጪን ከመቀነስ አኳያ የተሻለ ነው። ነው አስፈላጊ ነው እንደው እንኳን ብዙ ነገር እንድ በጣም እንዴ አሁን ሰዓት ላይ እኮ በጣም ኑሮንም እያቀለልን ነው። ያለ መብራት ጠቀሜታ ነው ማለትም እና መብራት እዚህ ከተሞች ላይ በጣም ደስ የሚል እና በጣም ተመስገን ነው እኔ በጣም ማመስግን በጣም የምንፈልገው ማለት ነው ደስ የሚልና ለሰራተኞችም ምስጋና ክብር ይገባቸዋል። እሺ

ዝናብ ሲዘንብ ምን ታደርጋለህ? ይላል ያው ዝናብ ሲዘንብ ብዙ አማራጭ እጠቀማለሁ ለምሳሌ ወደ የት እንቀሳቀስኩ ከሆነ ጥላ ለጥላ አብዛኛው ይዛለሁ በእጅየምትያዝ ዣንጥላ አለችኝ እሷን ይዤ እንቀሳቀሳለሁ። ነው ዝናብ በሚመጣበት ወቅት እሷን ከፍ አድርጌ ያ እንትን አለ ማለት ነው እጠቀማታለሁ ማለት ነው። እና ዝናብ በሚመጣበት ዣንጥላ እጠቀማለሁ ቤት ውስጥም እኮ ነው። እንደውም እንደዚህ እንደዚህ ዝናብ ሲሆን ደስ ይለኛል በሚገርም ሁኔታ አንዳንድ ጊዜ ወጥቼ ራሱ እታጠባለሁ። ሻወር እወስዳለሁ ከአንዳንዴ በተለይ እንዲያውም አሁን ሳይሆን ግቢ ላይ በነበርኩ ሰዓት ዝናብ ሲዘንብ ሮጬ ወጥቼ ቁንጣ ምናምን ለብሼ ከጀርባ እንደዚህ ከመኖርያችን ከዶርማችን ጀርባ ላይ እንደዚሁ ውሃ በ እንትን ተሰርቶ በቆርቆሮ አሸንዳ ይወርዳል። እና እዛ በዛ ገብቼ ሻወር እወስድ ነበር ሻወር እወስድ ነበር እና ደስ ይላል። በቃ እንደዛ ላይህ ላይ ሲወርድብኝ በቃ ይሄንን በቃ ስትገባ ከገባህ በኃላ ሙቀቱና በጣም ውጣ ውጣ ራሱ የሚል ስሜት የለኝም። ዝናብ የሚዘንብ ሻወር ይጠቀማል እንደሌለው ደግሞ ስትንቀሳቀስ ለምሳሌ በአጋጣሚ ዝናት ይዘን ብዬው ትደበደባለህ ላይ ላይ ይወርዳል ያበሰብስሃል እና በዛ ወቅት። ጥግ ከሆነ ቤት ላይ ጥግ ጥግ አለ ግን ለአማራጭ ከሌለ በኋላ ቆመ መደብደብን ከዛ በኋላ ቤት ጋር እስከምትደርስ ትበሰብሳለህ ከቤት በኋላ ገብተህ ልብስህን ትቀይራለህ ማለት ነው። ግን ለጥላ ምናምን ዣንጥላ በምንይዘበት ጊዜ በሱ ዣንጥላ ዘርግተን እንከላከላለን ማለት ነው። ዝናቡን ማለት ነው ሌላም ዝናብ በሚዘንብበት ጊዜ ውሃ እንገድባለን። ውሃ አሻንዳ አለች አሸንዳ ጋር እዛ ወደዛ እናወጣና በሆነ እንገድብና በዛ እናጠራቅማለን በትልቅ ሮቶ አለ እዛ እናጠራቅምና ያንን ለብዙ ነገር እንጠቀማለን ለውሃ ሆነ ማጠራቀም እና የልብስ ማጠቢያ የእቃ ማጠቢያ እንዝነዝን ነገሮችን እንጠቀምበታለን። ማለትም ዝናብ የሚያደርጉ በዚህ ኦን ራሱ እንገድበዋለን ማለት ነው። እንዲሁም አንዳንድ ጊዜ ወደዚህ በሚፈስበት ወቅት የሆነ እርከን ሰርተን እንዲፈስ በዛ መንገድ ቦይ ሰርተን አንዳንዴ ክርብጡ ይመጣብጣል የኛው ዝናብና በሚሆንበት ጊዜ ወደ ቤት ሊገለብጥ ይሞክራል እነዛ ጊዜ የደበደብን እያረነ የሆነ እንደዚህ ፌስታር መሆን ነገር ለብሰን እንደዚህ ያን ቆፍረን በዛ እንዲሄድ እናደርጋለን ወደ እንትኑ ማለት ነው። እና ያው በዝውውት በይ ብዙ ነገር እናደርጋለን ማለት ነው። እርሻ ምናምን በምንሄድበት ጊዜ ዝናብ አጋጣሚው ሲዘንብ ይው ቆሽቆሽው አለ ገጠር ላይ ቆሽቆሽው የሚባል ሳን እንደዚህ ከማዳብረስ ተወምዞታናት እንቀጥንና ዝናብ ሲሆን ነው እቃችን ቁጥጥን እና ለብሰን ቁጥጥር እንዳለ ዝናቡን እስኪ ያዋራልን ድረስ ማለት ነው። አይ ቲንክ ኮሽኮሽ ወጣ አስትረናሊስከን ከዝናው የዝናው እንትን ትከላከልናለች ማለት ነው ጥቅል ልበን ነው የምንቀመጠው እሷን ለብሰን ማለት ነው ቁሪጥ በማለት ነው። ስለዚህ እንደዚህ እንደዚህ ነገሮችን አደርጋለሁ

ማር ትወዳለሁ ይላል ማር እወዳለሁ ማር እኮ በጣም ደስ የሚል ጣፋጭ ምግብ ነው። ከጣፋጭ ምግብነትም በተሻለ ደግሞ ያው ለእንደ መድሃኒትነትም እኛ ገጠር አካባቢ ላይ እንደ መድሃኒትነት ይጠቀማሉ። አሁን እንደዚህ አብዛኛው ማሮች በ እንትን እና ንቦች ለምሳሌ አንዲ የሆነ ጊዜ ንን መጣችና ሰፈረች ዛፍ ጋር ከዛ ከሰፈረች በኋላ እሷን ሰው ተሰብስቦ ከዛ እጣ ተማቶ ነው። የሚወስዳት ያቺን ንብ ከዛ የሆነ በአጋጣሚ ወንድሜ አሸንፍ ደረሰችውና ከዛ ቀፎ ጋር አስገባናት ቀፎ ጋር ካስገባናት በኋላ። ያቺን እዛ የሆነ ዛፍ አባባ ምናምን ያለበት ቅጠላቅጠል ያለበት ላይ ወስድን ሰቀለናት ከሰቀልናት በኋላ ከ ጊዜ በኋላ ከወራቶች በኋላ። ማርን ጥላለች የሳን ማር ቆረጥን እንጀራውን እንጀራ እሱን እሱን ቆርጠን አልን የዛን ጊዜ አወጣና ቆርጠን በላንና ማር በጣም ደስ የሚል ነው። በዛላይ ትኩሱን ሲበሉት ደሞ በጣም ነው የሚጣፍጠው ደስ የሚል ነው በጣም ቆንጆና አሪፍ ነው።

መዋኘት ትችላለህ? ይላል መዋኘት አዎ እችላለሁ መዋኘት። አሁን የሆነ በልጅነቴ ወንዝ አለ ወራጅ ወንዝ እዛ አንድ ጊዜ ሄጄ። ሰው ሲገባ አየሁና እኔም ጠብልቅ አልኩኝ ከዛ ጠውልቅ እንዳልኩ ወዲያውኑ እዛው ላይ ውሃ ውስጥ ነው የሰመጥኩት ወደ ባህር ውስጥ ነው። ከዛ ቶሎ ጓደኞቼ ነበሩ ሮጠው አውጥተው ነው። ከዛ በኋላ ነው ዋና ቀስ በቀስ እየለመድኩ የመጣው ማለት ነው። እና አሁን ዋና እችላለሁ። ግቢ ላይ ራሱ ባህር አለ እዛ ጋር እየገባን እንዋኛለን። እና ዋና በአሁኑ ሰዓት ላይ ችሎታውም አቅሙም አለኝ ማለት ነው። ደስ ይላል ዋና ያው በላይ ቅዝፍ እያደረጉ ሲሄዱ። አውልቀን እንደዚህ እንደውም ልብሳችን አውልቀን ምናምን ነው በህፃንነታችን ጋር አውልቀን ገብተን በቃ ስንቦራጭ ነው የምንውለው። እና ደስ ይላል ማለት ነው

ስልክህ ካሜራ አለው ወይ? ትጠቀማለህ ይላል አዎ። ስልኬ ካሜራ አለው ካሜራ እጠቀማለሁ ካሜራው የተለያዩ ነገሮችን የምጠቀምበት የያዝኩት ስልክ አይፎን ነው። እንግዲህ በተለያየ ተግባራት ካሜራ እጠቀማለሁ ለቪዲዮ ለፎቶግራፍ እንዲሁም ለብዙ ነገሮች እጠቀምበታለሁ ማለት ነው። ለምሳሌ ፎቶ ራሴ ሰልፊ ፎቶ ስነሳ ጓደኞቼን ሳነሳ እንደዚህ የተለያየ ዶክመንቶችን ፎቶ አንስቼ በስልኬ ነው ጠርዥ የማስቀምጥ የተለያየ አመት በዓል ወቅት ላይ የ አዳዲስ ቦታ በጉብኝት ቦታ ላይ ካሜራ እጠቀማለሁ ካሜራ እየተጠቀምኩኝ ወደ ስልኬ ጋላሪ አስገብቼ አስቀምጥና ለተለያየ ማስታወሻ እና ለትምህርት ቁሳቁስነትም እጠቀምበታለሁ ማለት ነው። እንደዛ አንዳንድ ሶፍት ኮፒዎችን ዶክመንቶችን በሃርዶችን ወደ ሶፍት ኮፒ ፎቶ አንስቼ እቀይራለሁ ስካን በማድረግም እንደዚህ ብዙ ነገር ይጠቅማል። ካሜራ እንዲህም ለውበት ጊዜ የተለያየ የኛን ራሴ የራሴን ፎቶግራፍ አንስቼ በካሜራ ነው የማነሳው። እና ለብዙ ነገር እንዲህ አገልግሎት እጠቀምበታለሁ ማለት ነው።

ስንት ቋንቋ ትችላለህ? አሁን ጊዜ ላይ የምችለው ቋንቋ ሁለት አይነት ነው። አንደኛ አማርኛ ነው፤ ሁለተኛ እንግሊዘኛ ነው ያው በትምህርት አለም ላይ ቆይቻለሁ የዲግሪ ማረግም ይዣለው ማለት ነው እና የመጀመሪያው ማዘር ቋንቋዬ፤ የትውልድ ቋንቋዬ፤ የእናት ቋንቋዬ አማርኛ ነው አማርኛ ተወልጄ ያደኩት በአማርኛ ቋንቋ ነው የአፍ መፍቼ ቋንቋ እና እሱን የመጀመሪያዬ እሱ ቋንቋ ነው ከልጅነቴ ጀምሬ አፍ የፈታሁበት አማርኛ ቋንቋ ነው። ብዙ ትርጉም ማውቅበትም አሁንም ከየሰውም ምግባባበትም ምውልበትም የመጀመሪያ ቋንቋ አማርኛ ነው፤ በሁለተኛ ደረጃ ደግሞ እንግሊዘኛን ቋንቋ ነው እንግሊዘኛ ቋንቋ ያው አነባለሁ፣ እጽፋለሁ፣ እናገራለሁ እሄ ቋንቋ ደግሞ የመጣ በትምህርት ነው ትምህርት ይሄ ከመጀመሪያ ጀምረ እስከ የመጀመሪያ ዲግሪ ወስጃለሁ እዛ ይሄን ቋንቋ በትምህርት የመጣ ነው፤ አሁን እንግሊዘኛ ቋንቋ እችላለሁ ማለት ነው ሁለት ቋንቋዎች ነው በአሁኑ ላይ ያሉት ቋንቋ። ወደፊት በምርምር ላይ ያለው፤ ለመልመድም እየታገልኩት ያለው አፋን ኦሮሞኛ ቋንቋ እሱንም ለመልመድ ኦሮምኛ ቋንቋ እየሞከርኩኝ፤ አንዳንድ ቃላቶችን እየለመድኩ ነው፤ ግን በትክክለኝነት እየቻልኩ ያለውት ቋንቋ ሁለት ቋንቋዎች ናቸው እንግሊዘኛ እና አማርኛ ማለት ነው። በቀዳሚነት አማርኛ ማለት ነው እነዚህ ቋንቋዎችን አሁን እየተገለገልኩበት ያለውት ቋንቋዎች እነዚህ ናችው። በተለይም ምግለገለው አማርኛ ቋንቋ አሁን ከየሰውም ከምገባበት የምናገርበት የአማርኛ ቋንቋ ነው ማለት ነው

ትርፍ ጊዜ ማሳለፊያዎች ምንድን? ናቸው ይላል ትርፍ ጊዜን ማሳልፈው። አንደኛ መጽሐፍ በማንበብ ነው። መጽሐፍ ማንበብ በጣም እወዳለሁ። በጣም እኔ ጓደኛዬ ማነው ቢባል? መጽሐፍ ነው ለኔ። መጽሐፍ ብዙ ጊዜ አነባለሁ። ልሳነብ ጥሩ ነገሮች ደስታ እውቀት ሳትስፋክሽን የሆነ የውስጤን በቃ የውስጤን ስሜት የሚገልጥልኝ መጽሐፍ ሳነብ ነው። ሌላ ትርፍ ጊዜን የማሳልፈው ኳስ ማየት ነው። ኳስ እወዳለሁ በጣም እኔ እውነት ከልጅነቴ ጀምሬ ኳስ እወዳለሁ። እዛ ሰው ሲያወራ ምናምን ነበር እየሰማሁ ከዛ በቃ ወደ ኳስ ፍቅር ላይ ገባሁ ሰፈር ላይ። የቡቲት ኳስ ነው ስንጫወት ያደግነው። ከዛ ለጥቆ ከዛ ሰፈር ለሰፈር እየገጠምን እየተጫወትን እንደዚህ እየሰራን። ከዛ በኋላ ደግሞ እያደግን በሰፈር ቡድን መስርተን ደግሞ ፕላስቲክ ኳስ እየገዛን እያዋጣን እየገዛን እንጫወታለን። ከዛ በኋላ ደግሞ የዲኤስቲቪ ኳሶችን ማየት ጀመርኩኝ የውጭ ኳሶችን። የውጭ ኳስ አሁን በጣም እወዳለሁ። ይሄ የብዙ ጊዜ አሁን ፕሪሚየር ሊግ አሁን አውሮፓ ፕሪሚየር ሊግ አውሮፓ ፕሪሚየር ትልቁ ፕሪሚየር ሊጎችን ኳሶችን እከታተላለሁ። እነሱን በማይበት ጊዜዬን እዛ ጋር አሳልፋለሁ ማለት ነው። ደስ ይለኛል እኔ ያው የራሴን እንደ መዝናኛነት ስለምጠቀምበት ነው። የውስጤን ነው ወደ ፍቅር አለም ኳስ ፍቅርም ብዛት ሲገባ ጠምዶ ሚዝ ነው አንዱም እና ሌላ ትርፍ ጊዜ የለውማ። ተሳልፈው ያው የተለያየ ቦታዎችን በመጎብኘት ነው። እንደዚህ አዳዲስ ቦታዎች ሄጄ ጆይን ስለ ማረግ ደስ የሚልና በቃ ጥሩ ስሜት ይሰማኛል ማለት ነው። ከዛም በተረፈ ትርፍ ጊዜን አንዳንዴ የማሳልፈው ጓደኛዬ ጋር የተወሰነም ሰዓት ቢሆን። ወሬ ማውራት እያወራን በቃ ስለ ህይወት ምንነት። ህይወታችን እንዴት ነው የምንቀይረው እንዴት ነው የምን ሰርተን የምንቀየር። ወደፊት ምንድንነው ማድረግ አለብን እንማከራለን ቁጭ ብለን ማለት ነው። የሆነ አንድ ጥላ ቦታ ላይ ቁጭ እንልና በቃ እያወራን ምናምን እንደዚህ ጊዜያችንን እናሳልፋለን ማለት ነው። ሌላም በተረፈ አንዳንዴ ከቤተሰብ ጋር እንደዚህ ከቤተሰብ ጋር እንዲህ እናወራለን እንላለን ቤት ጋር ቁጭ ብለን እንደተለያየ ነገሮችን እየጫወትን ምን እያልን ትርፍ ጊዜያችንን በዛ እናሳልፋለን። በሌላ መልኩ ደግሞ እንደዚህ ፊልም በማየት ነፃ አንዳንድ አስተማሪ ፊልሞችን እነሱን በመከታተል ጊዜዬንም እዛ ጋር ትርፍ ጊዜዬን እዛ ጋር አሳልፋለሁ ማለት ነው። ሌላ እንደዚህ የአንዳንድ ጊዜ የቤተክርስቲያን በመሄድ ቤተክርስቲያን ሄጄ ከዛ ጸሎት በማድረስ እንዲሁም ራሴን እዛ ሄጄ በማዳመጥ ቁጭ ብዬ ትምህርት በመማር ጊዜዬን አሳልፋለሁ ማለት ነው። እና እነዚህ እነዚህ ጊዜ የማሳልፍባቸው ነገሮች ለኔ ብዙ ትርጉም ይሰጡኛል። ብዙ ትርጉም እና ብዙ ትምህርት አገኝባቸዋለሁ። ምክንያቱም ብዙ ራሴን ማዳመጥበት ብዙ ራሴ የማውቅበት ናቸው እነዚህ የእረፍት ሰአቶቼ የሚሄድ መንትሮች ማለት ነው። ወደ አልባ ላይ ወጥቶ ቦታ ላይ መሄድ አልወድም። የተፈጥሮ ባህሪ ነው ያደኩበት ማለት ነው። እና እነዚህ አሪፍ አሪፍ የሚሆኑ ትርፍ ጊዜ የማሳልፍባቸው ሌላ ደግሞ ከጓደኛዬ ፍቅረኛዬ ጋር። ትርፍ ጊዜ ከእሷ ጋር በማውራት በቃ ስልክ በአካል ካገኘሁአት በአካል አንዳንዴ በአካል በማግኝባት ወቅት ሄጄ እሷን ሳወራትና የደስታ ስሜት ይሰማኛል። የዛሬው ተረፈ ስልክ እንደዚህ ደውዬ ምናምን ሳወራ ከእሷ ጋር አሳልፋለሁ ጊዜዬን ማለት ነው። እንደዚህ እንደዚህ በማድረግ ያሳለፍኩ ነው ያለው ነገር።

ገንዘብ ትቆጥባለህ ወይ ይላል አዎ በጣም መሰረታዊ ነገር ነው ይሄ ጥያቄ ገንዘብ እቆጥባለሁ ምክንያቱም እኔ ስራ እሰራለሁ የምሰራው ስራን ደግሞ ከዛ ውስጥ የማገኘውን ገንዘብ አብዛኛው ቁጠባ ላይ ነው ማስቀመጠው ከሰኞ እስከ ቅዳሜ እሰራለሁ እሁድ እለት እሁድ ገንዘቡ ይሰጠናል በሳምንት በሳምንት ነው የሚሰጠን የተሰጠኝን ገንዘብ የሚያስፈልገኝን ነገር የተወሰነች ብር ላይ ከዛች ላይ አስቀረና ያለውን ቀሪውን ብር ወደ አካውንት ነው ባንክ አካውንት አስቀምጣለሁ ማለት ነው ያቺን ባንክ አካውንት እያስቀመጥኩ እያስቀመጥኩ የሆነ ወደፊት ትልቅ ደረጃ እና አላማ ለመድረስ ነው የማቅደው የሆነ ትልቅ ስራ ሰርቼ ለቤተሰብ ለሀገር ለወገን እንደዚህ የሚጠቅም ትልቅ ቦታ ላይ መድረስ ጉጉት አለኝ እና ለዛ ነው የምሰራውን ገንዘብ ዝም ብዬ አለ አግባቡ አለ የማይሆን ቦታ ላይ አላጠፋውም የሚያስፈልገኝን ብቻ የሚያስፈልገኝን ብቻ ገንዘብ ጥቂት ገንዘብ አውጥቼ መሰረታዊ የሆነ ነገር ላይ ለምግብ እንደዝ ለተለያዩ ነገሮች ለንጽህና መጠበቂያ ሊሆን ይችላል። ለምንም ሊሆን ይችላል። ይጠቀማል የለውን ገንዘብ ቀሪውን ቆጥሬ ምን ብዬ በአካውንት አስቀምጣለሁ። አስፈላጊ በሚሆንበት ጊዜ ደግሞ እንደዚህ ትልቅ ስራዎች እንደዚህ ትልቅ አላማ ሲሆን አውጥቼ እጠቀማለሁ ማለት ነው። ወደፊት እነዚህ ቆጥቤ ቆጥቤ የሆነ ስራ ከፍቼ የራሴ ግል ስራ ሰርቼ ትልቅ ፕሮጀክት ላይ መድረስ ነው እቅዴ። የተማርኩበትም ለዛ ነው። ትምህርቱም አንድ ብዙ ጠቀሜታ አለው ምክንያቱም የሰው ልጅ እንዴት መኖር እንዳለበት? ገንዘቡ እንዴት መጠቀም እንዳለበት? ከሰው ከማህበረሰብ ጋር እንዴት መግባባት መኖር እንዳለበት ያስተምራል። ትምህርት የህይወት መንገድ ነው። ትምህርትን ያው ላወቀበት ሰው በጣም ብዙ ነገር ያሳያል። ስለዚህ እኔ ገንዘብ ጥቅም ብዙ አለው። በአሁኑ ጊዜም ገንዘብ በጣም አስፈላጊና መሰረታዊ ነገር ነው። አንድ ህይወት ለመኖርም ለማስተዳደርም ገንዘብ መሰርታዊ ነገር ነው። ያገኘነውን ገንዘብ ደግሞ በአግባቡና በቁጠባ ከተጠቀምነው በጣም አስፈላጊ ነው። ጉጉትም ይኖረዋል ወደፊት ለመኖርም ጉጉት ለመስራትም ጉጉት ይኖራል ማለት ነው። እጅ ጋ ብር ሲቀመጥ ማለት ነው። ግን ቀን በቀን የምናጠፋው ምኑ ከሆነ እኛ በቃ አላማ እቅድ አይኖርም። ስለ ገንዘብ መጨነቅም አይሆንም። ወደፊት ማሰብ ምን አይነት ቤት መስርቼ? ትዳር መስርቼ? ምናምን ለሚባለው ነገር ም ኢንተረስት አይኖርም ማለት ነው። ስለዚህ ገንዘብ መቆጠብ በጣም ወሳኝ እና አስፈላጊ ነገር ነው። እኔም ያው እየቆጠብኩ እየቆጠብኩ አጠራቀሜ ከዛ በኋላ የሆነ በቃ የስራ ነገር ጀምሬ ከዛ የራሴን ህይወት መምራት እና ማስተዳደር ነው የምፈልገው። እንደዛ ነው ገንዘብ መሰረታዊ ነገር ነው። ለመሰረታዊ ነገር እና አስፈላጊ በጣም ወሳኝ ነገር ስለሆነ ማለት ነው። ለአንድ ህይወት ለማስቀጠል ማለት ነው።

ጊዜን በደምብ ታስተዳድራለህ? አዎ ጊዜን በአግባቡና በተገቢ ሁኔታ ነው ምትጠቀምበት። ያለኝ ጊዜ እርፈት ጊዜ በጣም ጥቂት ናት። ያለችኝ ጊዜ እርፈት ጊዜ። እሁድ ናት በቃ እሁድ ከሳምንት አንድ ቀን ብቻ ነው። እርፈት ያለኝ ጊዜ እረፍት ጊዜ በጣም ጥቂት ናት ያለችኝ። ጊዜ እረፍት ጊዜ እሁድ ናት በቃ እሁድ ከሳምንት አንድ ቀን ብቻ ነው። እረፍት ያለችኝ ሰዓት የሌለው ጊዜ በስራ ነው የማሳልፍ ሁለት ሶስት ስራ በመስራት ነው። የምትደረገው ምክንያቱም ህይወቴን ለመለወጥ በጣም ፍላጎትና ቅድ በጣም አለኝ እና ያለችኝ ጊዜ ደግሞ አሟጥጬና በቃ መስዋዕት አርጌ ነው ምሰራበት ያለኝ ጊዜ። ወደፊት የራስ የሆነ ስራ ከፍቼ ለመስራት እቅድ አለኝ። እሱን ገንዘብ አጣራቅሜ ምን ብዬ ከዛ ካረኩ በኋላ ያለችኝ ጊዜ ደግሞ በአግባቡና በተገቢ ሁኔታ። እንድሰራ ነው ምፈልገው ምክንያቱም ጊዜ በጣም ጠቃሚና አስፈላጊ ነገር ነው። አንድ አንድ ደቂቃ ቫልዩ አላት አንድ ደቂቃ አንድ ሰዓት ቫልዩ አላት። ስለዚህ የጊዜን ጉዳይ የምንጠቀመው ስንሰራና ለውጥ ስናገኝበት ነው። ስለዚህ ጊዜውን በአግባቡ በተገቢ ሁኔታ የሰራና ያየው ሰው ተለውጧል እየኖረበት ነው። ስለዚህ ጊዜ በጣም በጣም ጠቃሚና አስፈላጊ ነገር ነው። የጊዜ ጠቃሜታ በጣም በጣም የሰው ልጅ በጣም ጥሩና አስፈላጊ ነው። ማለትም ለህይወቱም ለማስተዳደር ጊዜ ወርቅ ነው የሚባለውም በባህሉ ትልቅ ነገር ነው። ጊዜ ወርቅ ነው እውነት ወርቅ ነው። ስንሰራበት ስንጠቀምበት ዛሬ ትልቅ ደረጃ ላይ እንደርሳለን ማለት ነው። ትልቅ ሰዎች የደረሱት ዛሬ ጊዜያቸውን በአግባቡና በሚገባው ሁኔታ አስተደድረው እቅድና ፕላን አውጥተው ስለኖሩበት ነው። ጊዜን ዝም ብሎ ስሩ ብቻ ሳይሆን ራሱ እቅድ ፕላን። ነገ ምን አወጣለሁ ምን ሰራለሁ ምን አደርጋለሁ ምን ምን አደርጋለሁ በዚህ ሰዓት በዚህ ሰዓት በዚህ ሰዓት እንደዛ አቅዳለሁ ይሄ ይሄን ሰራለው ብሎ በዘ እዛች ሰዓት ላይ የሰራ ሰው ጥሩ ደረጃ ላይ ይደርሳል ማለት ነው። እንዲሁ በዘፈቀደ ደግሞ የኖረ ሰው ደግሞ ዝም ብሎ ሳያውቀው ምን ሳይለው ይመሻል ይነጋል። ይጠባል ይኖራል ዝም ብሎ ግን ጊዜን አውቆ ተግብሮ የሰራ ሰው ደግሞ ለውጥና ጥሩ ቦታ ላይ ይገኛል ማለት ነው።

የስራ ጊዜው እንዴት ነው ይላል የስራ ጊዜ በጣም የእኔ አሪፍ ነው። ጥሩና ሆኖ ጥሩና አሪፍ የሚባል ያው። ያሰብኩት ስራ። ባይሆንም ያለውት ግን ባለው ስራ ላይ አሁን ደስተኛ ነኝ አሪፍ ነኝ በቃ። ጥሩ ጊዜ ነው እያሰለፍኩ ያለውት በስራዬ ላይ። ግን እኔ እቅዴ የአቅምና የጉዳይ ሆኖ እንጂ። ጥሩ ስራ ትልቅ ስራ ሰርቼ ምናምን የማሳለፍ ነው ቅድም ፕላንም ያለኝ። አሁን ሰው ስራ ላይ ሁኘ የሰው ስራ አየሰራው ብሆንም። ወደፊት ግን አቅዴ የራሴ የሆነ ስራ የግል ስራ ከፍቼ ጥሩ ስራ መስራት ነው የምፈልገው። አሁን ያለሁበት ስራ ጊዜም ያው አሪፍ ነው ጥሩ ነው። ጥሩ እሰራለሁ ያው ገቢ አገኛለሁ ወጪም አለው። ከተማ ጋ ሲኖር በጣም ብዙ ገቢ ብታገኝም ወጪህም የዛን ያህል ነው። እና ስራዬ አሪፍ ነው ያለው። ጥሩ መግባባት ጥሩ ሪሌሽን አለን ማለት ነው።

አለቃ ጋር ያለ ግንኙነት? እንዴት ነው ይላል? ከአለቃ ጋር ያለኝ ግንኙነት በጣም ጥሩና አሪፍ የሚባል ነው። ይኸው የኔ አለቃ አሰሪዬ አብሮኝ ያደገ የልጅነት ጓደኛዬ ነው። እና በጣም አሁን እንደ አለቃ አይደለም በእውነት የምንተያየው። እንደ አንድ ወንድምና ጓደኛ በቃ አብሮ እንደ አብሮ እንደ ወንድም በቃ አብሮ እንዳደገ አብሮ እንደዛ እንደ ድሮው እንደ አለቃ እንደ አስሪ እና እንደ ሰራተኛ አይደለም የምንተያየው። በቃ እንደዛው እንደ ልጅነት ፍቅራችን ነው በቃ እያሳለፍን ያለነው። እና ርሌሽናችን በጣም ደስ የሚል የሚያስቀና። እንዴ እነዚህ ወንድማማች ናቸው እንዴ? ሁሉንም እስከምንበባል ድረስ ነው ሰው በጣም ይገረማል በእኛ ፍቅር። አብረን በቃ እስከ ጠዋት እስከምንገናኝ በቃ ስራ ቦታ በጣም ነው የምንፋፍቀው። በጣም ነው በቃ በስራ ላይ ያለን ሰዓት በቀልድ በጨዋታ በሳቅ ነው የምናሳልፈው። የሆኑ ችግሮች እንኳን ሲገጥመን በቃ ቁጭ ብለን ስለ ተመካክረን በቃ እኮ እንደዚህ ነው ብናደርግ እንደዚህ ነው እንደዚህ ብናደርግ እንደዚህ ነው ስላለው ሀሳብ። ሀሳባችንን አጋር አውጥተን ሼር አድርገን እና በቃ በውይይት ነው እንደዛ የምን የሆነ ስራ እንኳን ሲበላሽብን ራሱ። ይሄ እንደዚህ ነው ይሄ እንደዚህ ሆነ እንደዚህ ሆኗል ሳይሆን ይሄ እኮ የሆነበት እንደዚህ ነው የሆነ ይሄን በእደዚህ ነው በቃ በምክክር በመግባባት በመወያየት ነው። የምን የምንሰራው ማለት ነው። እና ያው ያለን ግንኙነት በጣም ጥሩና ደስ የሚል ነው። በቃ እውነት በጣም የሚያምር የአለቃነት እና የአሰሪነት ሰሪነት ሳይሆን። ያንድ እንደራስ እኔም ስራዬን ስሰራ ስራዬን ስሰራ በቃ እንደራስ የራሴ ስራ። የራሴ አድርጌ እንደም በቃ ከራሴ የራሴ የራሴ እንደሆነ በቃ እንደዚህ ለመለወጥ እሱን ለ ስራ ጥሩ ደረጃ እና ጥሩ ጥሩ ቦታ ላይ እንዲደርስ እንዲያድግ እንዲስፋፋ። በጣም የኔም ትልቅ ምኞቴ እስከሆነ ድረስ በቃ ከ እንደራሴ አድርጌ ነው የምሰራው በቃ። ሰው አየኝ አላየኝ እንደዚህ ነው ምናምን የሚባል ሳይሆን። በራሴ ሀላፊነት ወስጄ በጥሩ ሁኔታ እና በእሱም ከዛ ስራ ይደሰታል። በጣም ነው በቃ ውስጡ ይረካል በቃ በማ በማሳየው ነገር ማለት ነው። እና ጥሩ ሁኔታ ነው ያው ያለን የስራ ሁኔታ ማለት ነው። ግንኙነታችንም በቃ ከአለቅነት የዘለለ በላይ ነው ከወንድምነት በላይ የዘለለ። እና ይሄ ሁሉም ቦታ እንዲህ አይነት ቢለመድ እላለሁ። እኔ እውነት አሁን አንዳንድ አንዳንድ ቦታ ላይ በቃ አለቃ ሲባል ሰውን የ ከ እኔ እንጃ ብቻ እንደሌላ አድርጎ የሚሳደብ የሚያጓጥጥ አለ አስፈላጊ ይወጣል ይገባል የሚገባበት ያለበት ነው። ግን እዚህ ጋር እውነት ደስ የሚለኝ አሁን በቃ ይሄን ያህል አንድ አሁን ስራ ከ አብረን ከሆንን ሶስት አመት ነው ያለነው። ሶስት አመት ሙሉ አንድ ቀንም ክፉ ቃል ተናገረን አንድ ቀን ለስህተት ማለት ነው። እውነት በቃ በመከባበር በመፋቀር በቃ እኔ የኔ አንዱ እኔ አንገቴን ስደፋ እንዴ? ምን ሆነህ ነው? እንዴት ምን ችግሮህ ነው? ችግር አለ ምንድነው? በማወያየት እውነት ይገርምኛል። በቃ እንደዛ አይነት ሪሌሽን በቃ የሚያስደስት በቃ የውስጥ ልብም የሚነካ የውስጥ ፍቅር ነው እኛ ጋር ያለው ማለት ነው። እና በዚህ ላይ ደስተኛ ነኝ። ያለው ነገር ይሄ ነው እኛ የፍቅራችን ማለት ነው። እና ግንኙነታችን በጣም ጥሩ ነው ወደፊትም ጥሩ እንደሚሆን ነው የማስበው። ጥሩ ግንኙነት ጥሩ የፍቅር የወንድማማችነት የፍቅር የመተሳሰብ የመረዳዳት ይኖራል ብዬ አስባለሁ እንደ እግዚአብሔር ፍቃድ ማለት ነው። እና የሰው ልጅ ደግሞ ጥሩ ግንኙነት ያለ አለቃ ጋር ያለ ግንኙነት ጥሩ የሚሆነው። ስራ ሰዓትን አክበሮ ሲሰራ የ ስለ ሰውየው ክብር ሲሰጥ። ሰውየውን አዞት ሳይሆን ራስ አስቦ ሲሰራ እንደ ራስ ሀላፊነት ወስዶ የሚሰራ ሰው ካለ እኔ ይሄ በእውነት ጥሩ ነው የሚሆነው። ማናቸውም ሰው ምክንያቱም ቁጥጥርም አይኖርም ብዬ አስባለሁ ማለት ነው። ሁላችንም እንደዛ ብናደርግ ደስ የሚልና ጥሩ ሪሌሽን ይኖረናል ብዬ አስባለሁ

መሬት ላይ መቀመጥ ይመችሃል አዎ መሬት ጋር እቀመጣለሁ። እኔ ምንም እኔ መሬት ጋር ምክንያቱም ያደኩበትም ነው መሬት ጋር የተቀመጥኩ ነው የተንከባለልኩ ነው ያደኩት። ያው ድሮም የመ ገጠር ጋ ያደገ ልጅ ሁሉም ሜዳ ጋር ሄዶ እንደው ሲጀመር የሚቀመጠው ሜዳ ጋር ነው። ሄዶ ጠዋት ከብት ጥበቃ ምናምን ይባላል ከብቶችን ይዘን እንወጣለን። ከዛ ሳሩ ጋር ነው ተኝተን ስንከባለል የምንለው እዛ ተቀምጠህ የምንውለው ማለት ነው። እና መሬት ጋር እንቀመጣለን ለምሳ ሳ ምሳም አሁን እንደዚህ ሜዳ ጋር ስንቀመጥ መሬት ጋር ነው የምንቀመጠው። እንደዚህ ተለያየ ነገር ላይ ሲሆን መሬት ጋር ነው የምንቀመጠው። ያው አሁንም ስ ባለውበት ሁኔታ ይሄው መሬት ጋር እንቀመጣለን በማናቸውም ሰዓት እንደዚህ ስናገኝ የድሮ ልምድ አልቀር ብሎ ቁጭ ነው የምለው በቃ መሬት ጋር ማለት ነው። እና መሬት ጋር እኛ እንቀመጣለን። ምክንያቱም የሰው ልጅ እንዳስተዳደጉ ነው አስተዳደጉ ነው የሚመስለው። ያኔ ያስተዳደግ ሁኔታ ደግሞ እኛ የመጣንበት ፖዚሽን ስለሚወስነው በዛ ሁኔታ እየው መሬት ላይ በብዛት እንቀመጣለን። እንደዛ አሁን አቧራ ነው ምናምን ነው አረ አንልም። በተለይ ስራ ወቅት ከሆነ በቃ ቁጭ ነው ዝም ብሎ ቦታማ አንመርጥም። የምንሰራበትም ይሄ የጉልበት ስራ ስለሆነ ልብሳችንም ይሄ ያን ያክል ሴፍቲ ንጽህና ምናምን ይቆሽሻል ምናምን ብለን ስለማናስብ ሄደን ነው ዝም ብለን መሬት ጋር የምንቀመጠው። እና ብዙ ጊዜ መሬት ጋር እንቀመጣለን። እሱ የተለመደ ነው ለኛ አሁን ባላንበት ሁኔታ ማለት ነው። እና ደስ ይላል ይኸው አንዳንዴ እንደውም እንደዚህ ሳር እድግ ያለ ሳር ጋር ሄዶ ቁጭ ሲሉ የሆነ ጥሩ ስሜት አለው ማለት ነው። ተፈጥሮ ጋር ላይ ሄዶ ተፈጥሮ ሁኔታን ሲያዳምጡ አሁን አንዳንዴ ቤተክርስቲያን ራሱ ሲሄድ ሄጄ በቃ እንደዚህ ሳር ቦታ ላይ ቁጭ እላለሁ ብቻዬንና ብቻዬን እንደዛ አዳምጠው ደስ የሚለኝ የሆነ ስሜት አለ። የራሴ የቀኑ መልእክት በቃ የማስቀምጥ የሆነ ራሴን የማዳምጥበት መሬት ጋር ቁጭ ብዬ እንትን ስል ደስ ይለኛል። እና መሬት ጋር ብዙ ጊዜ እቀመጣለሁ ማለት ነው።

ፀሀይ ስትጠልቅ ትወዳለህ? አዎ ፀሀይ ስትጠልቅ መመልከት እወዳለሁ። ፀሀይ ስትጠልቅ በጣም የሆነ ደስ ትላለች። ማታ ላይ። አመሻሽ ላይ በቃ ራሷን ዝቅዝቅ ስታረግ ጀምበር ስትዘቀዝቅ ይባላል። እና ከለሯ ደም ይመስልና። እሷ ስትጠልቅ እመለከታለሁ እና ደስ ትላለች ወደ ስትጠልቅ ሲያዩዋት። በቃ እንደዚህ ቅዝቅ ማለት የነ የጥሩ አየር ሁኔታ ነው። እሷ ምትገባ አካባቢ ላይ ወደዛ ወደ ስትጠልቅበት አካባቢ ስትደርስ። ብዙ ጊዜ እመለከታለሁ። እንደዚህ ሙሉ ሆና ቆሜ ተመልክቻት አውቃለሁ። እና ብርሃኗን እየቀዘቀዘ እየቀዘቀዘ እየቀዘቀዘ እየቀዘቀዘ እና ጥልቅ ትላለች ማለት ነው። እና ስትጠልቅ ተመልክቼ አውቃለሁ ማለት ነው። ብዙ ጊዜ

የስልክ ባትሪ ምን ያህል ይቆያል? ይላል የስልኬ ባትሪ የሚቆየው አንድ ቀን በጣም ከተጠቀምኩበት አንድ ቀን ነው። ሙሉ ለምሳሌ ጥዋት ማታ ላይ እቸርጀዋለሁ ከዛ ጥዋት ስነሳ ሞልቶ አገኘዋለሁ። ከዛ ቀን ሙሉ እጠቀምበታለሁ እንደዚህ በጣም ከተጠቀምኩበት ቢያንስ እስከ ማታ እስከ ምተኛ ድረስ ነው የሚይዘኝ ግን ያው አንዳንዴ ካልተጠቀምኩበት ምን ካላልኩት ሁለት ቀን ይዘኛል። ግን አብዛኛው በጣም ስጠቀምበት እንደ ሶሻል ሚዲያ ላይ ይሄ ዩቲዩብም ሳይበት ኢንተርኔት እንደዝህ ከፍቼ ቴሌግራምም ዋትሳፕም እንዲሁም የተለያዩ ነገሮች ከተጠቀምኩበት የው ቶሎ ያልቃል። ጥዋት የሞላሁትት ማታ ጋር ያልቃል ማለት ነው። ግን በቃ እንደዚህ መጠቀም በጣም እንደዚህ ስልኬን ከመነካካት ምናምን ተቆጥቤ ከዋልኩ ያው ሁለት ቀንም ከዛ በላይም ይይዛል ብዙም ካልተጠቀምኩት ማለት ነው ግን እንደዝህ አፍጥጬበት ከዋልኩ ቲክቶክ የማየበት ከሆነ ቴሌግራም የማይበት ከሆነ ዩቲዩብ የማይበት ከሆነ ሳነብበት ከዋልኩ እንዲሁም ፊልምም ሳይበት ከዋልኩ ምን ሳይበት ከዋልኩ ባትሪ ቶሎ ቶሎ ያልቃል ቶሎ ቶሎ ነው የሚያልቀው እና በቀን ቀን ሙሉ ይዞኝ ማለት ነው። አስራ ሁለት ሰዓት ያክል ማለት ነው አስራ ሁለት ሰዓት አስራ ሶስት አስራ አራት ሰዓት አስራ አምስት ሰዓት እንደዛ ይዘህ ስጠቀምበት ከዋልኩ ማለት ነው። የተለያየ ነገር ትኩረት አድርጌበት ስልኬን ስቀጠቅጠው ከዋልኩ ቶው ያልቃል ግን የው ካልተጠቀምኩበት ምን ካልኩት እንደዚህ እኔ ለድወላ እና ምናምን ከሆነ ግን ሁለት ቀንም እንደዛም ከዚያ በላይም ይቆያል ማለት ነው እና ብዛት ማክሲመም ብዛት አብዛኛውን ጊዜ ግን ያው በአንድ ቀን ያልቃል ማለት ነው። ምክንያቱም ስልኬ ላይ ስለምጠቀምበት ማለት ነው። ስልኬ ደግሞ የኔ መዝናኛዬ ነው ስልኬ ጓደኛዬ ስልኬ ደግሞ ብዙ ነገር የምማርበት ነው የማነብበት ነው የተለያየ ሰው ጋር የመረጃ የምለዋወጥበት ስለሆነ የዛን ጊዜ ሙሉ ስልኬ ጋር ስለሚሆን ትኩረቴ አንድ ቀን ሙሉ ይዞኝ ይውላል ማለት ነው። ባትሪ ያው ጥሩ ነው እንደዛ መሆኑ እንደዚህ እያገለገለ ራሱ መያዙ ጥሩ ቦታ ነው። ጥሩ ነው ብዬ ነው የማስበው ማለት ነው እና ባትሪ ይሄን ያክል ለአንድ ቀን ሙሉ አገግሎት ሰጥቶኝ ይውላል ማለት ነው።

ቀርቀሃ በአካባቢው ያድጋል ይላል እኛ አካባቢ ቀርቀሃ አያድግም። አላውቀውም ይሄው ቀርቃሃ እንዴት እንደሚያድግ? እንዴት እንደሆነ አላውቀውም ቀርቀሃን እማውቀው በትምህርት ሁኔታ ትምህርት ጋር ነው እማውቀው ቀርቀሃ። ምን አይነት እንደሆነ ማለት ነው? ቀርቀሃ እኛ አካባቢ አያድግም። ናባካ ሲያድግም አይቼ አላውቅም። ትምህርት ጋ ግን አይቼዋለሁ ህብረተሰብ በተለይ ያውም ጂኦግራፊ ላይ ስለ ቀርቀሃ ምንነት ቀርቀሃ። ሁኔታ እዛ በትምህርት ነው እማቀው እንጂ በአካል ሲያድግ። አላቀውም ማለት ነው።

የድሮ ፎቶዎችን ትይዛለህ ይላል? አዎ የድሮ ፎቶዎቼ አሉ። የኔም የቤተሰቤም የምንም ፎቶዎቼ። እሚገርምህ ድሮ ፎቶዎቼ አሉ አልበም አልበም የሚባል አለ በፎቶዎች እንዳለ ተጠርዘው የተቀመጡበት እና ተቀምጠው እንደዚህ እና ሳየው በጣም ይገርመኛል እኔ እንደዛ ነበርኩ እንዴ ብዬ። ልብሶቼ ምናምን የለበስኳቸው ህፃንነት። ድሮ በህፃንነታችን ተነስተን የተቀመጡ ፎቶ አለ አሁን ድረስ። እና ብዙ ጊዜ አየዋለሁ አገላብጨ ማለት ነው። ያ ለብሰን እንደዚህ ቁምጣ ምናምን ለብሰን በባዶ እግራችን ምንም ሆነን እንደዚህ የተነሳነው። ምናምን ሳየው በቃ የልጂነት ትዝታዬን ሳየው ግርም ይለኛል በቃ እውነት በጣም ደስ የሚል የሚለው። እና አሁንም ቅርብ ጊዜ ከዛ በኋላ ካደግንበኋላ ያሉ ፎቶዎች ሁሉ አሉ። እንደዚህ በደረጃ በደረጃ ተቀምጠው አሉ ፎቶዎች። የእያንዳንዳቸው ሁኔታ እስካሁን ካለሁበት ጋር እያወዳድርኩ ሲሄድ። በጣም ግርም ይለኝ እና በጣም እውነት ፎቶ ብዙ መልእክት ያስተላልፋል። ብዙ መልእክትም ብዙ መረጃም ይዞ ይቆያል ማለት ነው። የእኛ እየጨመረ እያደግን እያደግን ስንሄደው። ያ ከድሮ ያለው ሁኔታ ደግሞ እያየነው ስንሄድ ምን ያህል የሰው ልጅ ለውጥ እንዳለም ያሳያል። በተወልዶ እስካደገ እስከሚሞት ድረስ ያለውን ነገር ጥሩ ነው። ማለት ያው የሰው ልጅ ዘላለም አይኖርም። የሆነ የሰው ልጂ ቢኖርም ስልሳ አመት ሰባ አመት ነው። እና ይሄ የሰው ልጂ ወደ ሞት ይሄዳል መቼስ ሞት አይቀርም ይሞታል። ማስታወሻ የሰውልጂ ፎቶ ነው። ፎቶ እዛ ቁጭ ይላል። ሲታይ እንደዚህ ነበር እኮ እንደዚህ ነበር ተብሎ ማስታወሻ ቀሪ ፎቶው ነው። እንግዲህ የሰው ልጅ ማስታወሻ እና ፎቶ እይዛለሁ ፎቶዎቼ እኔ አሉ። የቤተሰብም አለ እና ፎቶ እይዛለሁ ማስቀመጥም እወዳለሁ ማለት ነው። እነዛ በድሮ በአልበም ያሉ ፎቶዎችንም አሁን በስልኬ አንስቼ ራሱ ወደ ዋሊቴ አስቀምጨ ቁጭ አድርጌያቸው እና ፎቶዎቼ የድሮ ፎቶዎቼ። ይዣቸዋለሁ አሉ አሁንም ማለት ነው በእጄ ጋር

ብስክሌት ትጋልባለህ ይላል አዎ ብስክሌት እጋልባለሁ ብስክሌት መጋለብ የጀመርኩት በ አስራ ስምንት አመቴ ነው። ብስክሌት መጋለብ የጀመርሁት እና ብስክሌት ለመጋለብ በጣም ብዙ ጊዜ ፌጅቶብኛል ለመልመድ ማለት ነው። እና በአካባቢያችን ብስክሌት ብዙም የለም ነበረ። ከዛ እየተከራየ ነበረ ብስክሌት የምንጋልበው እና በዛ ሰዓት ወጣቶች ብስክሌት ገዝተው አመጡና ከዛ ሰፈር ላይ ያከራዩን ጀመር። ከዛ እኛን ያለምዱናል። እያለመዱ እኛን ደግፈው እየደገፉ እየነዱ በቃ ከዛ ብር ይዘን ከቤት ይዘን እንወጣለን። ያቺን የያዘናትን ብር በዛች በብር በአንድ ብር በሁለት ብር ነበር። ከዛ በዛች ብር እንነዳለን በቃ እንነዳና። ከዛ ስንል ስንል አንለምድም በቃ መገዳደር ነው። ዝም ብሎ በቃ። እንዴት እንደሚነዳ ምናምን ስለማናውቀው ዝምብለው ደግፎ እነሱ ይወስዱናል ያመጡናል ይወስዱናል ያመጡናል። ከዛ ደግሞ እንደዚህ ከዛ መንገዳገድ ጀመርን። ከመንገዳገድ ደግሞ ያን እየለመድን እየለመድን ቅስ እያልን ከዛ መውደቅ መጣ። ብቻችንን ሲለቁን እየሄድን መፈጥፈጥ እየሄድን መፈጥፈጥ ብዙ ጊዜ እንደውም ወድቄ ሁሉ የተሰበርኩበት ሰዓት ሁሉ አለኝ። በጣም ብዙ በቃ ስቃይ አይቼበታልሁ ለመለመድ ምናምን። ከዛ ከለመድኩ በኋላ እንደሻ አበራለሁ። እነዳለሁ እንደውም ከዛ ለረጅም ሰዓት ተጓደኛ ትውሸም። ከተማ ድረስ እየነደው ደርሼ ሁሉ እመጣለሁ እቃ ሁሉ የማመጣበት ጊዜ ነበረኝ። እና ብስክሌት መጋለብ እችላለሁ። ስፖርትም ነው ብስክሌት መጋለብ የእግር እንቅስቃሴን የሚያመጣ ነው። እና የሆነ ደስታ ይሰማኛል ብስክሌት ስጋልብ። ደስ ይለኛል በቃ። ብስክሌት ብዙ መንገድ ደርሼ ስመጣ የሆነ የራሴ ጥሩ ሁኔታ ይሰማኛል ማለት ነው። እና ብስክሌት መጋለብ እችላለሁ።

ስንት? ብርድ ልብስ ትጠቀማለህ ይላል የምትጠቀመው ብርድ ልብስ አንድ ነው። አንድ ብርድ ልብስ ናት ያ ቺን ለብሼ እተኛለሁ ማለት ነው። እና ያቺ አንዳንድ ጊዜ ብርድ ልብሷ ታስበርደኛለች። ክረምት ላይ ስትሆን በጣም ቅዝቃዜ በሚጨምርበት ሰዓት በቃ ብርድ ይመጣል። ያው መገላበጥ ነው ዝም ብሎ ያን እንትን ለማለት እና የምጠቀመው ብርድ ልብስ አንድ ናት። ይኸው በተለይ ክረምት በጣም በሚሆንበት ጊዜ ይሄው ቅዝቃዜ ስለሚጨምር ይዛልኝ ይቺድርጅቷ ታስበርደኛለች። ዩኒቨርሲቲም ገብቼ አንድ ነበረች እሷን ነው የተጠቀምኩ እሷን እጠቀማለሁ። ይኸው ለጥሩ እንደ አየር ሁኔታ ሲሆን ክረምቱ ሲያልፍ ግን ያው ኖርማል ነው ምንም ችግር የለውም። በልግ እንደዚህ ዉር ጭ ሰዓት ሲመጣ በጣም በቃ ታስበርዳለች አንድ ስለሆነች ማለት ነው። እና የምጠቀመው ይሄ አንድ ብርድ ልብስ ነው ማለት ነው

የምወደው ጣፋጭ ምግብ ኬክ ነው። የመውደው ጣፋጭ ምግብ በጣም ኬክ እወዳለሁ። ኬክ ይሀው የምወደው አሁን ቅርብ ነገር ነው። ከድሮ አላውቅም አሁን ከሶስት አመት በፊት ነው ኬክ የሚባለውን ምግብ ከዛ በላይ ቀመስኩት። ከዛ ሁሌ የምወደው አለ ስበላ ደስ ይለኛል። ከዚህ ቀደም አላውቅም ከዛ በኋላ ካወቅኩት በኋላ። እሱን ምግብ በቃ ሁሌ ብላ ብላ ይለኛልና። በአጋጣሚዎች እንደዚህ በምልበት ጊዜ ኬክ ምግቦችን እጠቀማለሁ ማለት ነው። ይሄው እንደዚህ ልደት ምናምን በሚሆኑበት ወቅት አዲስ ሰርፓይዝ በሚሆኑበት ወቅት እንደዚህ ነገር ስንጠቀም። ኬክ አዘጋጅተን ምናምን እንሄዳለን ከዛ እሱን ጠቅላላ ምግቡ ደስ ይለኛል ጣፋጭ እሱ ምግብ ኬክ ምግብ ለኔ እወደዋለሁ ማለት ነው። በጣፋጭ ምግቦች ውስጥ እኔ ምርጫዬ ኬክ ነው ማለት ነው። ያለው ሁኔታ በአሁን ባለው ነገር

ስንት ትራስ ትጠቀማለህ? ስንት ትራስ ትጠቀማለህ? ምጠቀመው እኔ ትራስ ይኸው አንድ ናት ያለች አንድ ትራስ አለች አሁን እራሱ ተኝቻለሁ ይሀው ወደ ትራሴን ከቀና አድርጌ ነው። የአንገቴን ቀና ለማድረግ አንድ ትራስ አለች እሷን ተጠቅሜ ተኝቼ ያው አንድ ትራስ ነው እኔ በብዛት የምጠቀመው ማለት ነው። እና የምጠቀማት ትራስ። አንድ ናት ምክኒያቱም ያው አንድ ሰው ለ ሚጠቀመው ያው አንድ ነው ከዛ በላይ ይጠቀማል ብዬ አላስብም። እና አንድ ናት። አንገቴን ትንሽ ቀና እንዲያደርገኝ ነው እና አሁንም ያው ተኝቼ ገላበጥኩ ነው ያው እሷን ተንተርሼ ማለት ነው። እና ያው ራስ ጥሩ ነው ለክንታ እንዳይሆን ሲዘቀዘቅ ለምሳሌ ዝም ብዬ አለ ትራስ ከተኛው የሆነ የክንታ ባህሪ አለ። እና እሱን ከአንገቴ ቀና ብዬ አንሶላዬን ለብሼ ትኝት ስል ጥሩ ነገር ነውና አንድ ትራስ ነው ምጠቀመው ማለት

በእጅ የሚሰራ ስራ ታደርጋለህ ወይ ይላል? አዎ በእጅ የሚሰራ ስራ አደርጋለሁ እሰራለሁ ያው በእጄ የሚሰራ ስራ። ለምሳሌ እኔ የምሰራው ይኸው በእጄ ብዙ ሰዓት ላይ እጅ ነክ ስራ ነው ወፍጮ ቤት ነው። እና ጤፍ የማበጥርው በእጄ ነው። ጤፉን ይደረጋል በእጄ ወንፊቱ ጋር ይቀመጥና ከዛ በእጄ ነው። አዘርዝሬ ጨርሼ ከዛ ያንን ካዘረዘረኩ በኋላ እንደገና ብጣ ማጣራት አለ። እጣርቼ እንደገና ያንን በደንብ ደግሞ አራግቤ ምን ብዬ አፍሼ። ወደ ቋት ማነው ወፍጮ አስነሳለሁ በእጄ ካስነሳውት በኋላ በእጄ እየመጠንኩ ምን እያልኩ የማስወርደው እጄን ተጠቅሜ ነው ማለት ነው። ስለዚህ በእጄ ብዙ ክንዋኔዎች አረጋለሁ ይሄ ብቻ አይደለም። በእጅ የሚሰሩሽ አትሊስት እንኳን በእጄ ብዙ ነገር ይሰራል አሁን ጊዜ ላይ ማለት ነው። እና በእጄ የሚሰሩ ስራዎችን አብዛኛውን አደርጋለሁ ማለት ነው እሰራለሁ ማለት ነው። ብዙ ነገር አለ በእጅ የሚስራ ስራ። ተዘርዝሮ አይታለቅም እና በይእጄ የሚስሩ ስራዎችን በብዛት እሰራለሁ ማለት ነው።

የስራ እድገት እየፈለክ ነው ይላል አዎ የስራ እድገት እየፈለኩ ነው ምክንያቱም እኔ እቅዴ አሁን ከታች ጀምሮ እየሰራሁ ነው እየሰራሁት ያለው ስራ አሁን ያለው እኔ የማስበው አይነት ደረጃ ላይ ያለሁበት ባይሆንም ወደፊት ይሄን ስራ ደግሞ አሳድጌ ትልቅ ስራ ጋር ለመድረስ ነው እቅዴ እና ካለሁበት ከድሮ ስራዬ ነው ሻል ሻል ሻል እያደረኩ እድገት እድገት እያሳየሁ እየሄድኩ ነው ምክንያቱም ደግሞ ከዚህ ደግሞ በጣም ትልቅ ስራና ትልቅ እቅድ አቅጄ ነው እየተንቀሳቀስኩ ያለው የግሌ ነው የምሰራው። የምሰራውን ስራ ደግሞ በራሴ አድርጌ ከፍ አድርጌ አሳድጌ ነገ የተሻለ የስራ መስክ ዘርፍ ላይ መሰማራት ነው የምፈልገው። እና ይህንን ስራ ለማሳደግ ደግሞ ሌትም ቀንም መስራት ይጠይቃል። ብርታት ለነገ ሳይሆን ስራ ለነገ ማቀድ ሳይሆን ዛሬውኑ ያቀድነውን ስራ ዛሬውኑ መጀመር መተግበር አለብን ማለት ነው። ቸልተኝነት ሳይሆን መጀመሪያ በሀሳብ መመ ማጥናት ነው። በሀሳብ የትኛውን ስራ ብሰራ ነው የትኛውን ስራ ሰርቼ ነው እኔ ህይወትስ የሚለወጥ እኔ አቅምስ የሚፈቅደው ምንድን ምንድነው። ምን ምንስ ግብአቶች አሉኝ። የትኛውን ግብአት ነው ከየትኛው አድርጌ ማሳካው። የትኛውስ ቦታ ላይ ነው የሚወስነው። እና ለእኔስ የምንሰራቸው ስራዎች ምንድን ናቸው የሚለውን ከአንደኛ አንፃር ጋር አገናዝቤ ለመስራት ነው ወደፊት እቅድም ፕላንም እያወጣሁ ያለው። ያው ስራዬን እድገት ለማሳደግ ካለኝ የ ሁኔታ እየሰራሁ ነው ቀንም ከሌትም ማለት ነው። ግዜንም በአግባቡ ተጠቅመን እቅድም ፕላንም አውጥተን ከኖርን ያው እድገታችንን እያሳደግን እየለወጥን እንሄዳለን። ተስፋም ይኖራል ማለት ነው። የሰው ልጅ ያው መቼስ የሚሯሯጠው ጠዋት ሲመሽ ይሄዳል ሲነጋ ደግሞ ወደ ስራ ቦታ ይሄዳል ማለት ነው። ነገ ደግሞ ከዛ ልምድ እየወሰደ የተሻለ እድገት እና ያመጣል ማለትና እኔም ያው ጠዋትም ወደ ስራዬ ገብቼ ማታ ደግሞ ወደ ቤቴ እመለሳለሁ ማለት ነው። እና በስራ ባለው በስራ ሁኔታ ደግሞ እድገት እየፈለኩ እና እያሳደግኩ እያጎለበትኩ አቅሜንም ሙያዬን ችሎታዬንም እያሳደግኩ እየመጣው ማለት ነው ነገ ደግሞ የተሻለ ስራ ደግሞ የሚያንቀሳቅስ ስራ የሚለውጥ ስራ ለመስራት እየተሯሯጥኩና እያቀድኩ ነው ማለት ነው። እና እድገት በጣም አስፈላጊና ጥሩ ሁኔታ ነው። የሰው ልጅ በተቀመጠበት ላይ ቁጭ ብሎ መሆን ሳይሆን ተንቀሳቅሶ ስራውን እያሳደገ እየለወጠ ሲሄድ ነው ያኔ የእድገት ምንጭ የጊዜ ሁኔታ የልፋት የድካም ሁኔታ እያወቀ ምንሄድ ማለት ነው ለውጥ ሲኖርና ያን የስራ ሁኔታ እየገመገመ ሲሄድ ማለት ነው። እና እኔ እንደዛ እያደረኩ ነው እየተቻለኝ አቅም የወደፊት እቅድና ፕላን አለኝ። ትልቅ ደረጃ ስራየን አሳድጌ ለ ህዝብም ለማህበረሰብ ለኔም እንደዚሁም የሚጠቅም ለማድረግ

ቅሬታዎችን ይታስተናግዳለህ? ይላል ቅሬታ ይመጣል ቅሬታ ሲመጣ የተለያየ ወገን ቅሬታ ይዞ ሊመጣ ይችላል። እና ቅሬታዎችን ማስተናገደው ይኸው እ እ መጀመሪያ ማዳመጥ ነው። የሚሉትን ሀሳብ ማዳመጥ ከዛ እያንዳንዳቸው ሀሳብ ሊያስተላልፍ ሊናገሩ የፈለጉትን አዳምጣለሁ ካዳመጥኩ በኋላ የነሱን ከዛ ወስጄ መረምሬ ቼክ አድርጊ አይቼ ወደ መፍትሄ ሀሳብ መፍትሄ ሀሳብ ላይ እና አደርሳለሁ ማለት ነው። ለምሳሌ እያንዳንዱ ሰው የተለይ ቅሬታ ይችላል። በ ጥሩ ሁኔታም ተደርሶበት ሳይደርስበት ከዛ የነሱን ሀሳብ ወስጄ እውነት ትክክለኛ ነው አይደለም ምርመራ አካሂጂ። ያን ባለው ወደ መፍትሄው ደረጃ ለምሳሌ ሁለት ሰዎች እ ቢጣሉና ብ እንትን ብላቸው ከዛ ወደ እያንዳንዳቸውን የግላቸውን ሀሳብ የተጋጩበት ሁኔታ በ እያንዳንዱ እጠይቃለሁ እሱ ካስረዳኝ በኋላ ያኛውን ካስረዳኝ በኋላ ሁለቶች ማነው እውነተኛ ምናምን ብዬ በሚገምተው የሚዛማው መቆየት ወደ መፍትሄ ወደ በጠ ባጠፋው ላይ አግባብ የለውም ብሎ ምክርና ተሰጥቶ አስታርቄ እሰዳለሁ ማለት ነው። እና የሌሎች ደግሞ የተበዳይነት ስሜትም ካለ ካሳ እንዲክስና እንደ ጥሩ ሁኔታ እንዲህ ጭም ይዞ እንዳይቀጥል ማድረግ ነው። ብዙ ቅሬታዎች ይቀርባሉ እያንዳንዱ ቦታ ላይ ሰው ልጅ ሆኖ ይጣላል ይጋጫል ያው እ ብዙ ነገርን ያደርሳል ማለት ነው። እና በዚህ ልክ ሬታን እ በጣም ተንቦ ሰው ተናዶ ሲመጣ ምንድነው? ብሎ ከመመለስ ያው ሀሳቡን ማዳመጥ ነው። ከዛ ሀሳቡን አዳምጦ ትክክል ተሆነ ትክክል ለው ይሄ ከዛ ከዛ ቆይታ ነው። ካሁን ደግሞ ከዚህ እንደዚህ እንደዚህ ነው ብሎ አስተካክሎ መስደድ ነው ማለት ነው።

ሾርባ ትወዳለህ ይላል? ያው ሾርባ አዎ እወዳለሁ ብዙ ቤት ተጠቅሜ አላውቅም። ያው ግን ለመጀመሪያ ጊዜ ታች አምና ነው። ሙስሊሞች ጾም ጊዜ ሾርባ ይዘውልን መጡ። ከዛ ያን ሾርባ ሲመጣ አዲስ ነገር መሰለኝ አይቼ አላውቅም። ይሄንን በሳህን መጥቶልኝ ነው። ቀመስኩት ቀምሼው በጣም ደስ የሚልና የሚጣፍጥ ነገር ነው። እና በዛ ሰዓት ማታ ማታ በቃ እነሱ ጾም ውለው በኋላ እንትን በሚሉበት ጊዜ ለእኛም ጨምሮ ያመጣልሉ። ከዛ በዛ ሰዓት ለመድኩት የማታ ማተኛን አስለመዱን ከዛ በላይ እንጠጣ ጀመር ማለት ነው። ይሄው በራሱ ቀንሰው ያመጡልናል በጭልፉ የሚጨለፍ ነው ማለት ነው። እንመገባለን ማለት ነው። ደስ ይላል በቃ የውስጥ እርካታ አለው ማለት ነው። ሾርባ ያው እወዳለሁ ማለት ነው።

ልደት እንዴት ታከብራለህ? ይላል ያው ልደት ማከብረው ያው እ የተወለድኩበትን ቀን ለማስታወስ ኬክ ይዘጋጃል። ዳቦ ደግሞ ማዘር ደግሞ ትደፋለች ዳቦ ከዛ ዳቦ ከተደፋ በኋላ ዘመድም ይመጣል አለ ከዛ ሻማ ይበራል፣ ከዛ የተለያዩ ኮፍዬዎች ምናምን እንደዚህ የልደት ኮፍዬዎች ይሰራሉ። ሻማ ተበራ ሃፒ በረዝ ዴይ ሃፒ በረዝ ዴይ የተባለ እናከብራለን ለማለት ነው እዛ በቃ የተወለድኩበትን ትውስት ሲለኝ ደስ ይለኛል በቃ አለ በቃ የኔ ጥሩ ስሜት እና ጥሩ ሁኔታ ይፈጥለኛል እና ፎቶግራፍ በዛ ሰዓት እነሳለሁ። ፎቶግራፍን እነሳለን ተያይዘን በኬክ ደግሞ እንደዚህን እንትን እኮ ኬክ ተቆርሶ ምናምን እየተቀባ ነው እንደዚህ አከብራለሁ ማለት ነው። ፎቶዎችን የተለያዩ ፎቶዎችን ስታይል ባሎችን አድርግን እነስ እንነሳለን ማለት ነው እንደውም የአመቴን ቀኖች በማስታወስ ደግሞ ተጻፈ ባነር አዘጋጅቼ የዚህ አመት የልደቴ በዓል ብየ ተጽፌ በዛ ላይ ፎቶግራፍ እነሳ እና ያንን ወደ ማስታወሻ በሃርድ ኮፒም በሶፍት ኮፒም ፎቶዬን አስቀምጣለሁ ማለት ነው። ከመጀመሪያ ከልጅነት ጀምሬ እስካሁን ያለው የልደት እንቶች አሉ በቃ በማስታወሻ ተጠርዘው ተቀምጠው እና ካለበት ሁኔታውን ሳየው በጣም ደስ ይለኛል እና የሻማ በማብራት እንዲሁም ደግሞ ዳቦ ዳቦ በማስደፋት ዳቦ ይደፋል ያ ይደፋልና ከዛ ይቆረስ ይባላል ዳቦ ቆረሼ በቃ በቢላዋ እቆረስ እና ለእኔ ቡና አይፈለን ቡና ተፈልቶ ጎረቤቶችን እንደዘመድ ጠርጠርቶ በሁኔታ በጥሩ ሁኔታ ስናከብር እንውላለን፣ ጠላም ይበጠበጠል ይጠላም ይጠጣም ቡናችን ጠጣን የተጫወት ምን እያል እናመሻለን ማለት ነው። መልካም ልደት እየተባለ እንደዛ እንወላለን ማለት እና ልደቶቼን በአመት በአመት እናፍቃቸዋለሁ ሲደርሱልኝ ጓደኞቼን ምናምን ጠርቼ በቃ ከእነሱ ጋር በጥሩ ሁኔታ እንደዚህ ጥሩ አዲስ ልብስ ምናምን ለብሼ ምናምን አሳልፌ አሳልፋለሁ ማለት ነው። ልደቶቼ በጥሩ ሁኔታ ነው የማሳልፈው በደስታ በ ጥሩ ሞራን ማለት ነው። የተወለድኩበት ቀን ያው ለኔ ልዩ ቀን ስለሆነች ማለት ነው እና ሃፒ በርዝዴይ ሃፒ በርዝዴይ ያለ እየዘመር እና እየተያወት እየተጫወት ይጨፈር እንዲህ እያል በ ደስታና በጥሩ ሁኔታ አሳልፋለሁ ማለት ነው። የልደት ቀን የልደት ቀን ልዩ ቀን ነች ብዙ ነገር ያለችባት ቀን ያቺ የማትረሳ የህይወት ቀን ነች ማለት እና ከተወለድኩበት እስካሁን ያለንበት ቀን በተለያየ መረጃ አስቀምጠን ይሄ በፎቶግራፍም በዋሊትም በምንም በቪዲዮም እያስቀመጥነው ያን ለማለት ነው በእንደዚህ ሁኔታ አከብራለሁ ማለት ነው።

"ከፀሀይ እንዴት ትጠብቃለህ?" ይላል፣ ከፀሀይ እኔ የምጠብቀው ያው አብዛኛው ያው ጥላ አለ የራሴን ዣንጥላ አለችኝ። እሷን አንተ ይዜ ነው በእጄ አሁን የምንቀሳቀሰው። ቦርሳዬም እንዳለ ቦርሳዬን ጋር ሸጎጥ አድርጌ ይዥያት እሷን ነው የምሄደው እና ፀሀይ በጣም በሚቃተርበት ወቅት ዣንጥላዬን እዘረጋለሁ ዘርግቼ እሷን ነው የምጓዘው ማለት ነው እና በጣም አንዳንዴ ደግሞ በጣም የጥላ ቦታዎች ላይ በመጠለ ጥላ ያለበት ወደ ቤት ጋር ወይም ዛፍ ትልቅ ዛፍ ላይ ሄጄ ቁጭ ብዬ አሳልፋለሁ ማለት ነው እንደዚህ ፍሪ በምሆንበት ሰዓት በመሆን ጊዜ ወይም ራሴን እንትን ለማዳመጥ ቀስ ብዬ ሄጄ ጥላ ቦታ እርፍ ብዬ ራሴን እንትን እላለሁ ማለት ነው ፀሀይ በጣም በሚሆንበት ወቅት ማለት ነው እና በዛ ጊዜ ዣንጥላ ነው የምጠቀመው ማለት ነው ስንቀሳቀስ። አንዴ ጭንቅላቴ ላይ ካረፈ ፀሀዩ በቃ ውስጤ ሙዴንም አጥፍቶት ነው የሚውለው እና እነዚህ ዣንጥላዎች ተጠቅሜ ነው እንትን የምትለው እና በጣም ደግሞ አንዳንድ ጊዜ በጣም ተነ በሚሆንበት ሰዓት ላይ ቤት ጋር ቤት ጋር ሆኜ ቁጭ ብዬ አሳልፋል ከስራ ውጪ ስራ ውጪ ስራ ስራ ስትለዛ ሆኜ እዛው ስራ ቦታ አሳልፋለሁ ማለት ነው፤ ግን እንደዛ አንዳንዴ በባለውትም በምንሆን ወቅት ፀሀይ በጣም ከፍተኛ የፀሀይ ብርሃን በሚኖርበት ጊዜ ወደ ጥላ ዛፍ ጥላ ላይ ቁጭ እልና የነ ቀዝቀዝ ያለውን አየር እቀበላለሁ ማለት ነው እና ፀሀይን ከተለ በተለያየ ሁኔታ ከተለያየ ቦታ እከላከላለሁ እጠብቃለሁ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ ይላል? እኔ በጣም የምወደው የቀኑ የምሳ ሰዓት ስድስት ሰዓት በጣም ነው የምወደው። ስራ በጣም ቆይቼ ጠዋት ተነስቼ ከተነሳው በኋላ ወደ ስራ ቦታ ከሄድኩት በኋላ ስራ ስሰራ ቆይና ስድስት ሰዓት ሲል ስድስት ሰዓት ሲደርስልኝ በጣም እጓጓለሁ ምክንያቱም ወጥቼ እዛ ጋር እርፍ የምልባት ሰዓት። ቡና የምጠጣባት ሰዓት ከተለያዩ ራሴን ሪፍሬሽመንት የማደርግባት ሰዓት። ያቺ ቀን ሰባት ስንት ስድስት ሰዓቷ ደስ የሚል ከስድስት እስከ ሰባት ያለችው ሰዓት ላይ። ራሴን አሬንጅ አደርጋለሁ ሪፍሬሽመንት አደርጋለሁ። እና በዛች ሰዓት ላይ ብዙ ነገር በቃ ሁኔታዋ ደስ ትለኛለች ሁል ግዜ። ይቺ ብሬክ ሰዓቷ የምሳ ሰዓት ብሬክ ሰዓቷ እወዳታለሁ ማለት ነው። የ ምሳ ሰዓት ላይ ማለት ነው። እና ያቺ ሰዓት ለኔ ደስ ትለኛለች። ባለችኝ በትርፍ ሰዓቴ ላይ የተለያየዎችን ቁጭ ብዬ ራሴን ቡናዬን እየጠጣው ምሳዬን እየበላው ቁጭ የምልባት ሰዓት እሷን ሰዓት እወዳታለሁ ማለት ነው።

"በገበያ ዋጋ መደራደር ትችላለህ?"? ይላል አዎ በገበያ ዋጋ ላይ በጣም እኔ ገበያ ላይ ሄጄ ወጥቼ በጣም መደራደርና መግዛት በጣም ችለታ አለ። አብዛኛው እንደውም እኔ ስራ ቦታም። ወደ ገበያ ሚልኩኝ እኔን ነው የሆነ እቃ ለመግዛት የሆነ ነገር ለመግዛት። አብዛኛው እኔን ሄጄ ወጥቼ ምገዛው እና። በጣም የሆነ ገበያ ላይ ገብቼ ይሄ ስንት ነው ምናምን ብዬ ስጠይቅ ሚጠሩብት ዋጋ ላይ በጣም ከፈ ስለሚሉ። እኔ ቆርጬ ነው የምጠራባቸው በጣም አውርጄ በቃ። በሃይለኛው ከዛ በጣም ይደነግጣል እንዴ በዚህ ዋጋ? እንደዚህ ይጠየቃል እንዴ ምናምን ብለው ብዙ ቀን ተጨቃጭቀውኝ ያውቃሉ። ብዙ ከምገዛባቸው ቦታዎች ማለት ነው። እና በቃ እደራድራለሁ ያለኝን በጣም ከዛ ቆይ ከዛ ሲጠይቃል እንደዚህ እንደዚህ ያዋጣሀል ብዬ። በቃ ብዙ አየር ሳይዝ ማለት ተደራድሬ በጣም በሃይለኛው ገዝቼ ብዙ እቃ አውቃለሁ። ብዙ ጊዜ እኔ የመግዛቱ አቅሙ ችሎታው አለኝ። መደራደሩ አቅም ስላለኝ ምንያክል ምክንያቱም እገምተዋል ይሄ እቃ ምንያክል ያወጣል። ምንያክል እነሱ ለምሳሌ ሶስት ሺህ ብር ይላል እኔ ከዛ በቃ አይ በቃ እስከ አንድ ሺህ ሁለት መቶ አካባቢ ገምትበታለሁ። ከዛ እንደዛ ሲያብድ አለው አይ በቃ ይሄ ያዋጣል የሚያዋጣህን ከሸጥክ ምንድነው? ምናምን ብዬ ወደ ልሄድ እሞክራለሁ። ከዛ ና እስቲ ስንት ትጨምርልኛለህ ምናምን ይላይ። ከዛ ያለኝ ነው የምጨምርህ ያለኝ ነው። ትሸጣን ምናምን ብዬ በዛ ተስማምቼ ተደራድሬ። እና አብዛኛውን እቃ የምገዛው እና እቃ ብዙ ጊዜ ስገዛ በጣም ነው ምደራደደረው ዝም ብዬ ሰጥቼው አልመጣም ማለት ነው። በቃ በሃይለኛው ተከራክሬ ብዙ ነገር አውርቼ ነው የምገዛው ማለት ነው። ለምሳሌ እንደ ምሳሌ አንድ ትናንትና እለት ማለት በሁለት ቀን ጥሩ ሁለት ቀን ገበያ ሄደን ነበር እኔና ጓደኛዬ ስራ ባለረቢያዬ ማለት ነው። እና በግ ልንገዛ ነው የሄድነው። በግ ስንገዛ ከዛ ሄድን አየነው ገብያውን አጠናነው እያንዳንዱ ምን አይነት ምን አይነት ዋጋ እንደሆነ? ስንጠይቃችሁ በጣም ከፍተኛ ዋጋ ነው የሚጠሩብን። ሃያ አምስት ሃያ ስድስት ሺህ ብር ይላሉ። ነው ለመግዛት ያሰብነው ደግሞ በጣም ታች ነው ከዛ። እንደዚህ ትሰጣለህ ስንለው የምለው አይ በቃ እንደዛ አይሄድም እንደዛ ዋጋ የለም። በየሁሉም ቦታ ላይ አጣራን። የገብያው ሁኔታ ከዛ ካጣራን በኋላ ሃያ ስድስት ሺህ ብር ብሎ። የጠራልን በግ አለ ከዛ እኛ አስራ ሁለት ሺህ ብር ሰጠነው። አይ ከሃያ ውጭ አልሸጥም አለ። እንደዛ አልሸጥም ሲል አይ በቃ እኛ በጣም በጣም ደስ አለችኝ በጣም ጥሩ በግ ነበረች። ወፈሪ አለን ጠድበል ያለ በግ ነው። እና በቃ ተከራከርነው ተከራከርነው። አስራ ስምንት እሸጥላቸዋለሁ አለ ከዛ በቃ ፍንክች አለ ከዛ ውጪ አንድ ብር ማንቀንስም አለ። በቃ አንድ አስራ አራት እንግዛ ምናምን ስንል አይቻልም ምናምን ተደራድረን ተደራድረን በሃይለኛ ተደራድረን። አስራ ስድስት ላይ ደረስን ማለት ነው። እና ከሃያ ምናምን እዛ ደርሰን ገዝተን እንደ ምሳሌ የትናንትም መውሰድ ይቻላል ማለት ነው። እና ብዙ ጊዜ ነው የገበያ ሲሄደው በቃ በሃይለኛው ተከራክሬ ምናምን ቀላል ካም ብትሆን ማለት ነው። ዝም ብዬ በቃ ይሄ ነው እንደዚህ አይነት ሲለኝ አውጥቼ ብር መስጠት አልወድም ማለት ነው። ምክንያቱም ይሄ በንግድ አለም ህይወት ላይ ተሰማርቼ ብዙ ስላየሁት ነው ማለት ነው። በዛ ሁኔታ ነው። ምውለው ማለት ነው። ለምሳሌ አሁን ገበያ እንደዚህ ጤፍ ከ አፍሰን እናመጣለን እዚህ እናከፋፍላለን። እና ስንሄድ የተለያየ ቦታዎች አሉ መጋዘኖች ጋር። እያንዳንዱ ገበያ አለው የራሱ እና አንዱ ከፍ አድርጎ ይጠራል። አንዱ ዝቅ አድርጎ ጥራቱን እንገመገማለን። ከዛ በኋላ ተደራድረን ያን እቃዋን ጥሩ ሁኔታ ያለው እቃ በጥሩ ዋጋ። እንዴት ነው የሚያዋጣን ብለን ገዝተን። እናመጣና እንሰጣለን ማለትና መደራደር በጣም ልምዱም አለኝ አቅሙም አለኝ ማለት ነው። ተደራድሬ በገበያው ዋጋ አውቃለሁ ማለት ነው። ብዙ ጊዜ ማለት ነው

"ከስራ ሰዓት በኋላ ትሰራለህ?" ይላል፣ አዎ። ከስራ ሰዓት በኋላ እሰራለሁ። ያው ከምሰራው ከ ተቀጥሬ የሰራሁበት ስራ ላይ አለ ከዛ በኋላ ደግሞ ቤት መጥቼ የተለያየ የግል ስራዎችን የምሰራቸውን ስራዎችን እሰራለሁ። አደራጅቼ ምን ብዬ አንዳንዴ ያው በጣም ድካም ስሜት በሌለበት ሰዓት እንደዚህ ቀለል ያለ ስራ ሰርቼ በዋልኩበት ሰዓት ወጥቼ ቤቴ ገብቼ ደግሞ ቤት ውስጥ የሚሰሩ ስራዎችን አከናውናለሁ በቃ በእኔ የምችላቸውን ስራዎችን የምችላቸውን ስራዎችን የግል ስራዎቼ አሉ እነሱን ስራ እሰራለሁ ማለት ነው። ያው አሁን ሁለት አይነት ስራ ነው እየሰራሁ ያለሁት አንደኛው ስራ ያው በመደበኛ ስራ ሁሌ በስራ በስራ የምሰራው ስራ አለ ከሰኞ ነው እስተ ቅዳሜ ማለት ነው፤ ግን አንዳንዴ እንደዚህ ከፍ የ በዓላት የወር በዓላት ምናከብራቸው አሉ እነሱ በሚሆኑበት ጊዜ ግን ወጥቼ ላይ በዓላት ስራ የሚሰሩ ስራዎችን ሌላ ተጓዳኝ ስራ ወጥቼ እሰራለሁ ማለት ነው፤ እና የስራ ሰዓት ውጭ አንዳንድ ቀን እሰራለሁ የግል ስራዬን ማለት ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ይላል ያው ብዙ ጊዜ ወደ ደቡብ አካባቢ ተጉዣለሁ አንድ የተጓዝኩትም ያው እኔ የምኖርበት የጎጃም ክፍል ሆኖ በአማራ ክልል ጎጃም ወደ ደጄን አካባቢ ነበርኩኝ። ከዛ ከደጀን ተነስቼ ወደ አዲስ አበባ መጣሁ አረፍኩ። ከአዲስ አበባ ካረፍኩ በኋላ ወደ ደቡብ ደቡብ ክልል ነው የተጓዝኩት። ደቡብ ክልል ረጅም ጉዞ አድርጌ ወደ አምስት መቶ አርባ ምናምን ኪሎ ሜትር ይመስለኛል እንደዛ ወደ ሚዛን ቴፒ ወደ ሚባለው ቦታ ሄጃለሁ ማለት ነው። እሱን ቦታ ብዙ ቦታዎችን አቆራርጨ እንደዛ ኦሮሚያ ከልልን መሃል ለመሃል እንዴም በደቡብ አቆራርጨ ወደ ሚዛን ቴፒ የሚባል ቦታ ሄጃለሁ። ያንን ያልኩት ለትምህርት ነው ማለት ነው። ለትምህርት የተጓስኩት ወደ ዩኒቨርሲቲ ተመድቤ እና ያን ጊዜ ወዴት ነው አቅጣጫው እንዴት ነው የሚባለው? ይሄ ግራው ተጋብቻለሁ። በቃ ሲደሰኝ በሰአቱ አላቀውም ከዛ በፊት ሲጠራም ሰምቼም አላውቅም። ምን አላውቅም ግን በኋላ ሲደርሰኝ ወደዛ ነው። ብለው አቅጣጫ ሰጡኝ የራስ መኪና አገኘን። ዋው በጣም የሚገርመው በጣም በቃ ጠዋት ሌልት ተንስተን አስራ ሁለት ሰዓት ጉዞ ተጀመረ። ከዛ በቃ በጣም አሰልቺ አድካሚ ግራ ይሚያጋባ በዛ ላይ ስንጓዝ የምናያቸው ይሄ ቦታው ውጣ ውረድ። አለው ይሄ በቃ ጫካ ጥቅጥቅ ያለ ጫካ አለ። እዛ በቃ ለመድረስ በጣም ተቸግረን በጣም ደክመን በቃ ስልት ብለን አንደኛችንን መኪና ጋር ማለት ነው። እስከ አራት ሰዓት ድረስ የገባንበት ወቅት አለ ማለት ነው። እና ወደ ደቡብ አቅጣጫ ተጉዣለሁ። ደግሞ ሌላ በተጨማሪ ጅግጅጋ ሄጃለው ጅግጅጋ የሶማሊያ ክልል እንዲሁ ለስራ ተግባር ብዬ ሄጄ አልመችኝ ብሎ ተመልሻለሁ። ወደ እሱ ወደ ምስራቁ ማለት ነው። ምስራቁ ወደ ድርጅት ጋር እንደዚህ እሱ በጣም ሩቅና በጣም በጣም ረጅም መንገድ ነው። እሱ ራሱ በጣም አድካም ነው። አድካሚ በጣም በመንገድ በጣም የሚያድክምና የሚያሰለች ነው። እና እዛ ሄጄ ከፍተኛ የሆነ ሙቀት እና እንትን ለስራ አለመቼኝ ሲለኝ ተመልሼ መጥቻለሁ። ማለት ነው እነዚህ ቦታዎች ተጉዣለሁ